የስራ ቦታዬ ያው የምንሰራው ብዙን ጊዜ በቲም ነው። ሰላሳ እንሆናለን እኛ ቢሮ ላይ ሁለት ሀላፊዎች አሉ ከነዛ አስር ደግሞ እኔም የተወሰኑ ከስር አምስት ልጆች አሉኝ ከእነሱ ጋር ሆነን ነው። የሚሰጠንን ስራ የምንሰራው በዋናነት የኦዲቲንግ ስራ ላይ ያሉ ነገሮችን ነው የምናየው ኦዲተሮች የሰሩትን እናርማለን እናያቸዋለን በደንብ የነሱን ስራዎች። ከዛ ውጪ ደግሞ በዋናነት ያው ስራ ቦታ ላይ የየራሳችን ሀላፊነት አለን በጊዜ በጠዋት እንደገባን ማታ የተሰሩ ስራዎችን ድጋሚ እናያቸዋለን አንዴ ካየናቸው በኋላ ቼካድ በደንብ አይተን እናሳልፋለን። ያው ሀላፊያችን ዋና የሚመጣው ትንሽ ቆይቶ ስለሆነ ለሱ አስተካክለን እናቀርብለታለን ከዛ ካቀረብን በኋላ ሌላ ደግሞ ለቀጣይ ቀን በዋናነት የምንሰራበት ቢሮ የሽያጭ ቢሮ ስለሆነ ከሽያጭ እንትን የተገኙትን የተሸጡትን እቃዎች መያዝ እንጀምራለን ማለት ነው። እኔ በዋናነት የኦዲቲንጉን ስራ አልሰራም እሱን ስራ የሚሰሩ አሉ እኔ ግን ለራሴ ምንድነው? የማደርገው እነሱ የሰሩትን ነው የማየው እነሱ እየሰሩ ለኔ ይልኩልኛል ከላኩልኝ በኋላ እኔ ደግሞ ቁጭ ብዬ የነሱን አርማለሁ ማለት ነው። ያ ለቀጣይ ቀን የምናሳየው ሪፖርት ስለሆነ እሱን እያዘጋጀን እንቆያለን ማለት ነው። የምሸጡትን በእዳ የተያዙትን ሁሉንም እየያዝን እንቆያለን ከዛ ለቀጣይ ቀን ደግሞ ያ በጠዋት ተ ታርሞ ታይቶ ካለቀ በኋላ ለዋናው ሀላፊያችን ይቀርብለታል ማለት ነው። በዛ መልክ እንሰራለን። ከዛ ውጪ ደግሞ ሌላው የስራ ቦታ ያለው ህብረት በጣም ደስ ይላል። አንዳንዴ ያው ከሰው ጋር ስት ስንኖር የምንጣላባቸውን ጊዜቶች አሉ የምንዋደድባቸውም ብቻ ብዙ አይነት ነገር ነው የሚያጋጥመው እና ሁሉንም ያው ተቆጣጥረን ስራ ቦታ ላይ ደስ የሚለውንም የሚያስጠላ አንዳንዴ ስራ ሲበዛ እርስ በእርስ እንጣላለን እንጨቃጨቃለን ያው እነሱንም ችለን እንሰራለን። ደስ የሚለው ነገር ሁሉም ለስራ ሞራል ስላለው ለስራ ትነሳሽነት ስላለው የስራ ቦታ በጣም ነው ደስ የሚለው እወዳለሁ። ያው አንዳንዴ ኢቭን ማረፍ ብፈልግም ግን እዛ ያለው ደግሞ ጥሩ የሆነ ከስራ ባልደረቦቼ ጋር ያለኝ ህብረት በጣም ተናፋቂ ነው በጣም የምወደው ነው። እና ይሄን ይመስላል የስራ ቦታዬ።

አዎ ግጭቶችን ማስተካከል አይከብደኝም። ብዙም ጊዜ ግጭት የሚፈጠረው ስለሚሆን በሰዎች መካከል ግጭት ሲፈጠር ወይም እኔ ከሰዎች ጋር ያልተስማማሁት ነገር ካለ በመነጋገር ነው። ግጭቶችን ማስተካከለው ሁሌ በመነጋገር አምናለሁ። መነጋገር ከሰው ጋር ማውራት ከቻልን በቀላሉ ግጭት መፍታት እንችላለንና። እኔም ግጭቶቼንም አስተካክለው በመነጋገር ነው። በመነጋገር በጉዳዩ ልብ ማውራት አምናለሁ

እኔ ሰዎችን የምተዋወቀው ምናልባት በስራ ቦታ ይሁን ወይ ድሮ ተማሪ ያለው በተለያየ በምንቀራረብበት ጊዜ እተዋወቃለሁ። እና ሰው መተዋወቅ እዛው አይከብደኝም መጀመሪያ ግን ያው ጥሩ ፈገግታና ሰላምታ ነው የማቀርበው። ከዛ የሆነ ጥያቄ እንጠያየቃለን እየተጠያየቅን እያወራን በሆሬ በወሬ መግባባት ከጀመርን በኋላ። ያው ትውውቃችን ቀጣ ይነት ያለ ይሆናል ማለት ነው

አዎ አዉቃለው ግን ያው እኛ ያለንበት ጋር ብዙም በእንጨት እሳት ምግብ አናበስልም የምንጠቅመው መብራት ሀይል ነው እንጂ የእንጨት አንጠቀምም ግን አንዳንዴ ገጠር ሲሄድ አያቴ ጋር እሷ በእንጨት ነው ምግብ የምታበስለውና ከእሷ ጋር በክረምት ወይም እረፍት በምሄድበት ጊዜ በተለያዩ አጋጣሚዎች ምግብ በእንጨት ያበሰልኩባቸው ጊዜያቶች አሉ ግን በእንጨት ማብሰል ላይ ጎበዝ አይደለሁም ይከብደኛል።

አዎ የተበላሽ ነገር ማስተካከል እችላለሁኝ። ቀላል ነው ግን አንድ አንድ ጊዜ ምንድነው? እንዚህ የተበላሹ ነገሮች። በጣም ጊዜ የሚወሰዱ አይነት ከሆነ ቶሎ ነው የሚሰለችኝ እና። ብዙ ጊዜ የተበላሽ ነገር ለማስተካከል ትግስት ያስፈልጋል። ብዙም ጊዜ የተበላሸ ነገር ለማስተካከል ትግስት ያስፈልጋል ትግስት የለኝም። ግን ጊዜ ከሰጠሁኝ እና ከታገስኩኝ ማስተካከል እችላለሁ።

አይስክሪም በጣም ነው የምወደው። በተለይ ልጅ እያለው አሁን እንኳን እድሜዬም ስላደገ ጣፋጭ ነገር እየቀነስኩኝ ነው። ግን ልጅ እያለሁ በጣም ነው የወደው። መዝናኛ ቦታ ስንሄድ ከቤተሰብ ጋር በግድ አልቅሼ ነበር ማስገዛው። ግን አሁን ከጣም ይልቅ ቅዝቃዜውን ስለተፈራ ትንሽ እፈራለሁ። ለጥርሴ ምናምን እንጂ በጣም ነው የምወደው። አልቅሼ ነበር ማስገዛው አሁን አድጌ ትቼዋለሁ እንጂ

ወደ ሱቅ ከመሄዴ በፊት ዝርዝር ሁል ጊዜ አንጽፍም ትንሽ ጋር የምገዛውን አንድ ጋር ወይ ሁለት ጋር የምገዛ ከሆነ ዝርዝር ነገሮችን አልጽፍም ግን ብዙ ጋር የምገዛ ከሆነ። ብዙ ጋር ወይ የተለያየ ቦታዎችን እየሄዱ ከአንድ ቦታ ብቻ ከሆነ ላይረሳ ይችላል። ግን አንዳንዴ ግማሹ ሱቅ ፍራፍሬ ግማሹ ሱቅ። የተለየ ነገር በምፈልግበት ጊዜ ስለሚጠፋብኝ ቀድሜ ብዙ ጋር ከሆነ ዝርዝሩን ጽፌ ነው የማይሄደው

ልብሶቼ አዎ በስርዓት ነው የማስቀምጠው ሁል ጊዜ ከታጠበ በኋላ በስርዓት ታጥፌ ነው የማስቀምጠው። ከዛ የለበስኩትን ደግሞ ከ ከታ እንዳይቀላቀል በተለየ ቦታ ነው የማስቀምጠው። ልብሶቹ ሲዝረክረኩ ቁም ሳጥኔ ሲበላሽ በጣም ነው የሚያስጠላኝ እና ትንሽ ሰዓትም ካገኘው ሁሌ የተደረደረውን እንኳን እየቀየርኩኝ በስርዓት አስተካክላለሁኝና። እሱን ላይ እንኳን ጎበዝ ነኝ።

አዎ ስራ የምሰራው በጥራት ነውና እንደ ሰው እንኳን በችኩላ መስራት ደስ አይለኝም። ጥራት የሌለው ነገር ከሆነ ሀላፊዎች እንኳን ላያውቁ ይችላሉ ግን ውስጤ አይፈቅድም የሆነ የተጭበረበረ ደስ የማይል ከልብ ያልተሰራ ስራ ደስ አይለኝም። እና ስራዬን ስሰራ ሁሌ ትኩረት ሰጥቼ በትኩረት ነው ሁሉንም ነገር የምሰራው። እና እንደውም አንዳንዴ የስራ ባልደረቦቼ ይቀልዱብኛል። አንቺ የምትሰሪበት ድርጅት የአባትሽ ነው እንዴ እንደዚህ አረ ቅልል አድርገሽ ስር ይሉኛል ግን እኔ ደግሞ ደስ አይለኝም። በቃ ውስጤ ከልቤ ስሰራ ነው እና ስለዛ ከልቤ ስለምሰራ ብዙ ጊዜ ጥራት ያለው ስራ ነው የማቀርበው።

አዎ ዋይፋዬን በጣም ነው የምጠቀመው ቤቴም ዋይፋዬ አለ። ከዛ ደግሞ የስራ ቦታ ላይም አለ። አንዳንዴ ካፌ ስሄድም ዋይፋይ ካገኘው ወዲያው ነው። ፓስወርዱን ካወቅኩኝ ኮኔክት ማደርገውና። የራሴን ዳታ ከመጠቀም ይልቅ ዋይ ፋይ ነው። ያው ለብሩም ለሁሉም ነገር አሪፍ ስለሆነ ዋይፋይ እመርጣለሁ። እኛ ሰፈር ነው። እቤት ከዳታ ይልቅ ዋይፋይ ነው የሚፈጥነው። የተለያዩ ማህበራዊ ምክንያቶችን ለመጠቀም ማለት ነው። እና እኔ በጣም የምመርጠው ዋይፋይ ነው። እና የዋይፋይ ተጠቃሚ ነኝ።

ወደ ምናፍሻ ብዙም የመሄድ ልምድ የለኝም። ምናልባት ተናናሾቼን ይዤ ለመሄድ ከስንት አንዴ እረፍት ላይ ሲሆን እነሱ ወይ የአመቱ ግማሽ ወይ ሩብ አመት እረፍት ላይ እዚህ ሆኖ አንዳንዴ ላዝናናቸው እወስዳለሁ። ከዛ ውጪ ደግሞ ከጓደኞቼ ጋር ብዙ ጊዜ አንገናኝም ያው ጊዜ ስለሌለን ግን ጊዜ ካገኘን መናፈሻ እንሄዳለን። እና ብዙ ጊዜ ግን መናፈሻ አላዘወትርም አንዳንዴ ነው የምሄደው።

አዎ ስራዎችን በቡድን መስራት ላይ አምናለሁ። ግን ደግሞ አንዳንዴ በቡድን መስራት ላይ የማልወደው ብዙ ሰነፍ ሰዎች ይኖራሉ ቡድን ላይና ትኩረት ሰጥተው አይሰሩም እና ሀላፊነቶች ደግሞ መቀበል አይፈልጉም። እና እኔ ደግሞ የሆነ ሀላፊነት ይጭኑብኛል ብዙ ጊዜ በቡድን ሲሰራና ከዛ ውጪ በቡድን መስራት በተለይ ጠንካራ የቡድን አባላት ያሉበት ስራ ከሆነ በጣም አሪፍ ነው። ከእነሱ ጋር ሀሳቦችን የተለያዩ የመፍትሄ ሀሳቦችን እያወሩ መስራት በጣም አሪፍ ነውና። በቡድን መስራት እወዳለሁ

የህዝብ ማመናደሻዎችን እጠቀማለሁኝ በተለይ ረጅም ርቀት የማይሄድ ከሆነ የትንሽ መኪኖችን መጠቀም ራይድ ምናምን ትንሽ ስለሚወደድብኝ የህትመት መረሻዎችን ነው የምጠቀመው። እነሱ ደግሞ አሪፍ ነው። አሁን ላይ ደግሞ ያው ብዙ የህዝብ ማመለልሺዎች ዘላሉ ብዙ ቦታ የጠበም ቦታ ግን የሚጠብበት ጊዜ ላይ የህብ ማማይ መጠቀም አልወድም። ግን ቀን ቀን የሆነ ሰው የማይበዛበት ሰዓት ከሆነ እጠቀማለሁኝ

እሷ ማብሰል እንኳን እኔ ሞክሬው አላውቅም ሌሎች ሰዎች ሲያደርጉ ሳየው ብዙ የሚከብድ ነገር አይመስለኝም እኔ ግን አልሞከርኩኝም ብሞክረው የምችል ይመስለኛል። ምንም የሚከብድ ነገር የለውም። ጊዜ ሰጥቶ መመድ ብቻ የሚፈልግ ነገር ነው። አንዱ እሱም አንዱ የማብሰያ መንገድ ስለሆነ የሚከብድ አይመስለኝም ግን እኔ አልሞከርኩም

በገበያ ዋጋ መደራደር ላይ ጎበዝ አይደለም። በተለይ የሚሸውዱ ነጋዴዎች ያሉበት ሱቅ ከሆነ በጣም ነው የምሸወደው የሆነ ሰው አምናለሁ። እና ያሉት ዋጋ ትክክለኛ ስለሚመስለኝ ቶሎ ተስማምቼ ነው የምሄደው እና በዛ ሰዓት ደግሞ ብዙ ጊዜ ሂሳብ ላይ እሸወዳለሁ። ሌላ ሰው ነው እንደተሸወድኩኝ ገና ማረጋገጠው ከገዛሁ በኋላ ነውና እናደዳለሁ። ሂሳብ መደራደር በተለይ የሆነ ቅን ታማኝ ካልሆኑ ነገሮቹ ሁሌ ነው የምሸወደው።

አዎ እኛ ሰፈር ያለውን የመንገድ ስሞችን አውቃለሁ። ግን ሌላ በከተማችን ውስጥ ያሉ ብዙ ቦታዎች አሉና ሁሉም የየራሳቸው መንገድ ስም ያላቸው አሉ። ግን አብዛኛውን አላውቅም። ትንሽ ነው የማውቀው እና ግን ያው የምሄድበትን መንገድ የሰፈሬን ከሆነ ስም ያላቸውን በደንብ ነው የማውቀው።

ስነ ጥበብ በጣም ነው የምወደው ግን ጎበዝ አይደለሁም ግጥም። የትወና ስራዎች ላይ ብዙም ጎበዝ አይደለሁም ብዙም አልሞከርኩም። ግን ሰው ሲያቀርብ ሳይ የተለያዩ ዝግጅቶች ላይ። ጥበብ ያላቸው ሰዎች ሲያቀርቡ ሳይ በጣም ነው ደስ የሚለውና ብዙ ራሳቸውን ይገልጻሉ አዳዲስ አሳቦችን። ስለሚገልጹ ስነ ጥበብን በጣም ነው የምወደው

አዎ በስራው ቦታ ብዙ ጓደኞች አሉኝ። እንደውም አሁን ላይ ብዙ የምገናኘው ማገኛቸው የሆነ ነገር ለመዝናናትም አብረን የምንወጣው ስራ ቦታ ያገኘኋቸው ጓደኞቼ ናቸው። ረጅም ሰዓት ከእነሱ ጋር ስለማሳለፍ ቅርርባችን በጣም ነው ደስ የሚለው በጣም ነው የምንቀራረበው እና። ያው አብዛኞቹ አሁን አብረውኛ ያሉ ጎደኞቼ። በስራ ቦታ ያገኘኋቸው ናቸው።

በድርጅታችን ያሉ ዝግጅቶች ላይ እ እሳተፋለሁ ግን እመርጣለሁኝ የሆነ አመለካከት አስተሳሰብ ጋር እንዲህ የሚሆን ከሆነ እኔ የምመርጠው አይነት ዝግጅት ከሆነ እሳተፋለሁኝ ግን እኔን የማያውክለኝ እየተለያዩ ጥሩ ያልሆኑ ነገሮች የሚዘዋትሩበት ዝግጅት ከሆነ አልፈልግም ግን እኔ አስተሳሰብ ከሚሄድ ከሆነ እ የድርጅት ዝግጅቶችን እሳተፋለሁ

ትምህርት ቤት የለው የምወደው ትምህርት የሂሳብ ትምህርት ነው። በአንደኛነት የሂሳብ ትምህርት እወዳለሁ። ከዛ ቀጥዬ ደግሞ የኬሚስትሪ እወዳለሁ። ያ ሂሳብ የወደድኩኝ ሂሳብ ላይ በጣም ጎበዝ ነኝ። ቁጥሮች ላይ እ አንዳንዴ እንደዉም ሌላ ተማሪዎችን የማስጠናበት ጊዜ ነበር። አስተማሪዎች እየመረጡ የተለያዩ ጥያቄዎችን እየሰራው እንዳስጠና ያደርጉኛል። የ ሂሳብ ትምሀርት መዉደድ ብቻ ሳይሆን ጥሩም እሰራ ነበር ጎበዝም ነበርኩኝ። የሂሳብ ትምህርት እወዳለሁ

አዎ ቅጽል ስም በጣም ብዙ ነው ያለኝ እና ቤት ውስጥም የሚጠሩኝ ስም አለ ቡቾም ይሉኛል። የስራ ቦታ ላይም አለ ከስራዬ ጋር የተገናኘ ያወጡልኝ ስም ተማሪ ሆኜ ትምህርት ቤት የወጣልኝ ስም ነበር። እና ያው ቅጽል ስሞች በጣም ነው የሚያስቁኝ እና ብዙ ቅጽል ስም ነው ያለኝ የሄድኩበት ቦታ ላይ ሰው ቅጽል ስም ያወጣልኛልና እወዳለሁ። ደግሞ ያስቀኛል

ልደቴን እንኳን አክብሬ አላውቅም አንዳንዴ ግን ጓደኞቼ የራሳቸውን ፕሮግራም አዘጋጅተው ከስንት አንዴ ያው ስጦታ ምናምን ስጦታ ያመጡልኛል የልደቴ ቀን ግን እኔ ልደቴን አክብሬ ጠርቻቸው ሳይሆን እዛው ወይ የስራ ቦታየ ላይ ከሆነ የስራ ቦታ ባልደረቦች ስጦታ ያመጡልኛል። እና ተማሪ እያለሁም ጓደኞቼ ናቸው ቀኑን የሚያስታውሱኝ እኔ ብዙም ልደት ላይ ጎበዝ አይደለሁም

እድለኛ ነገር እንኳን ብዙም እድል እንኳን ብዙም የለኝም ብዙ ነገር ቶሎ አይቀናም አይቀናኝም። እንደው እድለኛ አይደለሁም ብዬ ነው የማስበውና እኔንጃ ብዙም እድል ላይ እድል የለኝም። እድል ያለኝ ሰው አይደል አይደለሁም።

አዎ ያው መስመር ከተሰመረ ነገሮች ላይ ጎበዝ ነኝ እንደዚህ አይነት ህጎችን ለመጠበቅና እንደውም ያን ካልጠበቅኩኝ ነው በጣም የሚከፋኝ ደስ አይለኝም እና በመስመር ላይ እንኳን ጎበዝ ነኝ እንደዚህ ህጎችን በደንብ ነው የማከብረው በደንብ ተጠንቅቄ ነው። ያው ራሴንም አሳምኜ የማደርገው

አዎ ቅመማ ቅመም የበዛበትን ምግብ እወዳለሁኝ። ግን የሆነ በጣም በሱ የሚያቃጥልም ከሆነ ደስ አይለኝም ግን በልኩ ሲሆን ይሻላል። በጣም ከበዛም ምናልባት የምግቡን ጣዕም ይቀይረዋልና ያ ነገሩ ደስ አይለኝም። ግን ቅመማ ቅመም ሲሆን ደስ ይለኛል። ለመብላት አንዳንዴ አሁን ቅመማ ቅመም ሲበዛ ሊያቃጥልም ይችላል ሌላ ቃና ሊያመጣ ይችላል። እኔ ግን የምመርጠው በልኩ የሆነ ነው

አዎ አዎንታዊ አስተያየቶችን እንኳን ብዙ ጊዜ ነው ምቀበለው በተለይ ከታላላቆች ከእናቴ ወይ ከአሰማሪዎች የሚመጡትን አስተያየቶች በጣም እቀበላለሁ። አንዳንድ ጊዜ ነገሮች ላይ እኔ ብቻ የምወስነው ነገር ትክክል ላይሆን ስለሚችል የሌሎችን ሀሳብና አስተያየት እጠይቃለሁና አዎ አወንታዊ ከሆነ እቀበላለሁኝ። ግን አሉታዊና እና ማላምንበት ከሆነ አልቀበለም

በልጅነቴ መኖሪያ ቤታችን የንግድ ነበርና ምግብ ቤትም ሱቅ ያለበት ስለነበረ የሆነ ወከባ የበዛበት መኖሪያ ቤት ነበር። ያው የራሴ የማጥናት ጊዜ ምን የሚባል የለም። በቃ ሙሉ ጊዜዬንም እማሳልፈው ምግብ ቤት ውስጥ ነው። ከዛ ደግሞ የተረፈ ሱቅ በመጠበቅ ሱቅ። በመቀመጥ የተለያዩ ነገሮችን ሱቅ ውስጥ ነው የማደርገውና ትንሽ ወከባ የበዛበት አካባቢ ነው

ደብዳቤ መጽሐፍ አይ አልወድም። በጽሁፍ መልእክት ማስተላለፍ ላይ ጎበዝ አይደለሁም። እንደዉም አማር ሰው በጽሁፍ ሲያወራኝ ራሱን በድምጽ ግን የምመልሰው። ደብዳቤ ከመጻፍ ይልቅ ያ ድምጽ መልእክት ማስቀመጥ ላይ ነው የማዘወትረው ብዙ ጊዜ። ድምጽ ላይ ጎበዝ ነኝ ጽሁፍ ላይ ጎበዝ አይደለሁም። አንዳንዴ የምጽፈው ጽሁፍ የሆነ ጊዜ የሚወስድብኝ ስለሚመስለኝ። ያው ማውራውን ነው በጣም የምወደውና ደብዳቤ ላይ ጎበዝ አይደለሁም

ቤቴን ያው ሁሌ አላጸዳም ያው ስራ ላይ ስለምሆን ግን እሁድ እሁድ በደንብ አጸዳለሁኝ ከዛ ቤት ስለማልዉል ብዙም አይቆሽሽም ግን አንዳንዴ የምቆሽሽበት ጊዜ ካለ በሳምንት ሁለቴ ላጸዳ እችላለሁ አሁድ ካልጸዳው ቦኋላ ግን ብዙ አይቆሽሽም አሁድ በደንብ ካጸዳው። ከዛ ውጪ ስራ ላይ ስለምሆን ሰዓት አላገኝም።

ከጥላና ከፀሀይ እኔ የምመርተው ጥላ ነው ፀሀይ ለይ ምንም ነው የማልችለው መንቀሳቀስም አልችልም ቶሎ ይደክመኛል። ፊቴ ቶሎ ነው የሚቀያየረው ይቀላል ጥላላ ላይ ሲሆን ግን። በቃ ለመንቀሳቀስ በጣም ነው የምወደው ለመቀመጥም ቢሆን። ፀሀይ ላይ ግን ትንሽ ደቂቃ መቆየት ስለማልችል ቶሎ ይሰለቸኛልና ትንሽ ይከብደኛል ፀሀይ። ጥላ ግን በጣም ነው የምወደው

እሳት ማንደድ እችላለሁኝ ግን ጎበዝ አይደለሁም። በተለይ ንፋስ ያለበት ሰዓት ከሆነ ክርቢት ስለኩስ ቶሎ ስለሚጠፋብኝ እናደዳለሁኝ። ቶሎ ነው የሚያስቸግረኝ። ግን ያው አንዳንዴ ደግሞ እንጨቱ ደረቅ ካልሆነ በጣም ነው የሚያስቸግረውና ጎበዝ አይደለሁም። ግን እችላለሁኝ የሆነ በተለይ ደረቅ እንጨት ካለ በጋ ላይ ከሆነ ቶሎ ነው የማነደውና አይከብደኝም

አዎ ብዙ በእጅ የሚሰሩ ስራዎች አሉና እሰራለሁኝ የምችላቸውን የተለያዩ ስራዎች ያው በእጅ የሚሰሩ አብዛኞቹ ቤት ውስጥ የሚሰሩ ስራዎች አሉ። ከዛ ውጪ ደግሞ በእጅ የሚሰሩ የእጅ ስራ የሚባሉ ዳንቴል እነሱንም መስራት እችላለሁኝ። ግን ያው ዋና ስራዬ ስላልሆነ ትኩረት ሰጥቼ አልሰራበትም። ግን መስራት እችላለሁ

የምወደው እንስሳ ከቤት ከሆነ ድመት በጣም ነው የምወደው ድመቶች። ለሴዶኛል ያው እኔም ቤት ውስጥ ድመት ስላለች የመሰለኝ። በደንብ ነው የምወደው እኔ ስገባ እንቅስቃሴዋ እምነት ታስቃለች ጊዜ አብሬ ሳሳልፍ በጣም ስለምታጫውተኝ። ከእንስሳቶች አስቀድሜ የምወደው ነው።

በአደባባይ መናገር እችላለሁኝ ግን አንዳንዴ የምፈራባቸው አጋጣሚዎች አሉ የሆነ ስለምናገረው ነገር በደንብ ካላወቅኩኝ ወይ ደግሞ እዛ ውስጥ ያሉ ትንሽ ለስሜቴ እረፍት የማይሰጡኝ አይነት ሰዎች ካሉ ነው። ትንሽ የምደናበረው ከዛ ውጪ ግን አደባባይ ላይ ለመናገር ችግር የለውም። ስለማውቀው ነገር ወይም ደግሞ ስለምናገረው ነገር እርግጠኛ እኮ ከሆንኩኝ ጎበዝ ነኝ እናገራለሁ

የስራ ጊዜ በጣም ትንሽ አድካሚ ነው። ከሌሎቹ ሰዎች ይለያል እኔ የምገባበት ሰዓት። በጣም በሌሊት ነው ስራ የምጀምረውና ከዛ ደግሞ የተለያዩ ስብሰባዎች ስለሚኖሩ ብዙ ጊዜ ስራ ቦታ ላይ እቆያለሁኝና ያ የጊዜ መርዘሙ ትንሽ ይሰለቸኛል። ስራ አልጠላም ግን ጊዜ መርዘሙ ለሌላ ነገር እረፍት ስለማይሰጠኝ ትንሽ ይሰለቸኛል